በገበያ ዋጋ መደራደር ትችላለህ ለሚለው? አዎ ብዙ ጊዜ የትኛውንም እቃ የትኛውንም ዲጂታል ላይም ይሁን ባካል ላይ የሚገዛ ግብይት ላይ ድርድር ስለሚያስፈልግ ድርድር በማካሄድ ወይም ደግሞ የዋጋ ንጽጽሮችን በማከናወን ነው። ግዢዎችን ወይም ግብይቶችን የምፈጽመው ማለት ነው